እህት ይላል እህት ማለት በጣም ጥሩ ጥያቄ ነው። ልክ እንደ ወንድም እህት ስንል በጾታ ሴት የሆነችዋን ማለት ነው። ስለዚህ እህት ለኔ ሁሉም ነገሬ ነች ስለዚህ ሁለት እህቶች አሉኝ ከሁለቱንም በጣም ነው የምወዳቸው ከራሴ በላይ ምክንያቱም እህት ማለት እናት ናት ብዙ አጋዥ ናት። ብዙ ነገርህ ናት እህት በጣም አስፈላጊ ነው። እህት ሲኖር የተለያዩ ነገሮችን ታረግልሀለች ለምሳሌ እናትን ተክታ ምግብ ትሰጣለች። ልብስ ታጥብልናለች ትንከበከበናለች ስለዚህ እህት በጣም አስፈላጊ ናት ለሁሉም ነገር። ቅድሚያ የምትሰጣት ለኛ ነው ልክ እንደ እናታችን። የትም ኮይተን ስንመጣ ውሃ ሳታን ምግብ ሳታን የምትንከባከበን። አንድ ቤት ማናት ራሷን የቻለች ቤት ማለት ናት። እህት ማለት እህት ቤት ናት ብዬ ነው የማስብ። ምክንያቱም እንደ እናት ለፍታ እንደ እናት ራህራሄ ኖሯት ሁሉን ነገር የምታደርግልን እህት ናት ማለት ነው።

ኮምፒውተር ይላል አማርኛ ወርዱ ያው እንግሊዘኛ ነው ቢሆንም። ኮምፒውተር ማለት ልክ እንደ ስልክ የሆነ የራሱ የሆነ ጥቅም ያለው። መሳሪያ ወይም መሳሪያ ሲሆን ይኸውም በብዙ ጥቅም አለው። ለምሳሌ ያለ ኮምፒውተር ሚሰራ ስራ የለም ዛሬ ለምሳሌ ባንክ ብንሄድ የአንዳንዱ አካውንታንት የራሱ የሆነ ኮምፒውተር የሚመዘግብበት ጆርናል የሚያደርግበት የራሱ የሆነ ኮምፒውተር ያስፈልገዋል ማለት ነው። ለምሳሌ በትንሹ ብንሄድ ተማሪ ብዙ ነገሮችን የሚሰራበት ኮምፒውተር ሊኖረው ይገባል። ለምሳሌ የሚያነብበት በትንሹ ብንጀምር የሚያነብበት ኮምፒውተር ያስፈልገዋል። ሪሰርቾችን የሚሰራበት የተለያዩ መረጃዎችን በማህበራዊ ገጾችን የሚያዳምጥበት ለምሳሌ ዩቲዩብ ቲክቶክ እንደ ፌስቡክ አይነቶች ላይ የተለያዩ መረጃችን የሚያደርግበት ኢንተርኔትን በመጠቀም የተለያዩ ትምህርቶችን የሚማርበት ኮምፒውተር ያስፈልገዋል ማለት ነው። ኮምፒውተር ብዙ ጥቅም ነው ያለው ከትንሹ እነዚህን አላንጂ ብዙ የሆነ ዘርፈ ብዙ የሆነ ጥቅም ነው ያለው። ኮምፒውተር አለ ኮምፒውተር ብዙ ነገር መስራት አይችልም። አሁን ዘመናዊ ወይም ቴክኖሎጂ ዘመን ስለሆነ ኮምፒውተር በመጠቀም የተለያዩ ስራዎችን መስራት እንችላለን። ለምሳሌ ኦንላይን ስራዎችን እንደ ቪዲዮ ኤዲቲንግ አይነቶች ግራፊክስ ዲዛይን አይነቶችን እና የተለያዩ ትምህርቶችን በኮምፒውተርን በመጠቀም ማማር ገንዘብ ማግኘት ይቻላል ማለት ነው። ስለዚህ ኮምፒውተር አስፈላጊ ነገር ነው ማለት ነው። ካለውም አንፃር ኮምፒውተር በጣም አስፈላጊ ማቴሪያል ማለት ነው። ኮምፒውተር ስንል ስለዚህ ኮምፒውተር ለሰው ልጅ በጣም አስፈላጊ ነው። ኮምፒውተር ካለ ጎንዮሽ ምን ያስፈልገዋል? ኔትወርክ ወይም ኢንተርኔት ያስፈልገናል ማለት ነው። ኮምፒውተር ካለ ጎን ለጎን ዋይፋይ ኮኔክሽን ያስፈልገናል ማለት ነው። ስለዚህ

መቼ የሚለል አማርኛ ወይም መቼ የሚለው ካኑን የሚገልጽ ማለት ነው። ለምሳሌ፣ ቀጠሮ ኑሮህ፣ እዛ ቀጠሮ ላይ ለመገነኝት ከፈለግ፣ ያልሰማ ጓደኛ፣ ይህ የቀጠሮ መቼ ሆነ? መቼ ስንል ጊዜውን፣ ቀኑን መግለጫ ቃላት ነው። ስለዚህ በመቼ በሚለው ቃል ብዙ ነገሮችን መመስረት እንችላለን። ለምሳሌ፣ ወደ አዲስ አበባ መቼ ነው ምን ሄድ እንላለን ማለት ነው። መቼ ነው ምን ሄድ መቼ ቀን መቼ ጊዜ። ሁለትን ነገር አያያዥ ቃል እንደምንለው ማለት ነው። ስለዚህ መቼ የሚለው በብዙ ቃላት ውስጥ በብዙ አረፍተ ነገሮች መጠቃም እንችላለን። ስለዚህ ከትምህርት ቤት መቼ ትምህርት ቤት መቼ ነው ምን ሄድ መቼ ነው የተጠራነው ግቢ መቼ ነው የተጠራነው እና እነዚህ መቼ መቼ የሚለውን ቃል ተተቅመን ብዙ አረፍተ ነገሮችን መግለጽ እንችላለን። ስለዚህ እዚህ ቅመም ናት ማለት ነው። ምክንያትም ቅመም ናት ያልኩኝ ሰዓትን ምትገልጽልን በመሃል በመሃል እየገባች አረፍታ ነገር ውስጥ እንደ ሰአታችንን ምትገልጽልን ቃላት ማለት ነው።

ሶስት ይላል የሆነ ሶስት በፊደል ሆነ እንጂ ቁጥር ነው ስለዚህ ቁጥሮችን እንደ ትላንትናም እንደተነጋገርነው ይሄ መቁጠሪያ ቁጥር ነው በአንድ ጀምሮ አንድ ሁለት ሶስት ነው ሶስተኛ ላይ የሚገኘው ነው። ሙሉ ቁጥር ብንል ግን አራተኛ ላይ የሚገኘው ዜሮን ብንጨምርበት አራተኛ ላይ የሚገኘው ቁጥር ነው ስለዚህ ሶስት ቁጥር በጣም ለሁለት መካፈል አትችልም። ስለዚህ እነዚህ ጎደሎ ቁጥር ብለን እንጠራቸዋለን ማለት ነው። ጎደሎ ቁጥር ያለበት ዋናኛው ምክንያት በሁለት ስለማይከፈል ነው። ስለዚህ ሁለት በሁለት የማይከፈሉ ቁጥሮች ሁሉ ጎደሎ ቁጥሮች ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ቁጥሮች ለምሳሌ አምስት የሚመሳሰሉት አስራ አንድን የሚመሳሰሉት አስራ ዘጠኝን እንደዚህ አይነት ቁጥሮች ለሁለት አይካፈሉም ጎደሎ ቁጥሮች ተብሎ በሂሳብ ህግ ይቀመጣሉ ማለት ነው። ስለዚህ ሶስት ቁጥር ናት ማለት ነው

አስርም እንደ ቅድም ሶስት እንዳልነው ቁጥር ናት ማለት ነው። አስርን ለየትም ሚያደርጋት ግን ባለሁለት ዲጂት ናት ቅድም እንዳልነው አንድ እስከ ዘጠኝ ያለው ቁጥር ባለ አንድ ዲጂት ነው። ስለዚህ ባለ አንድ ዲጂት ነው ማለት ከኋላው ቁጥር የለም ማለት ነው። ምክንያቱም ባለ ሁለት ዲጂት ስንል ለምሳሌ አንድ እና ከፊቱ ዜሮ አለው ሁለት ማለት ነው። ይኸውም አስርን ብናይ በባህሪው ሙሉ ቁጥር ነች። በሁለት ትከፈላለች። ሁለት ተካፍላ አምስት አምስት ድርሻ አለው ማለት ነው። ስለዚህ አስር ባለሁለት ዲጂት ሙሉ ቁጥር በሁለት የሚከፈል ቁጥር ነው ማለት ነው። ስለዚህ

ቀሚስ ይላል ቀሚስ ልብስ ከሴቶች ልብስ አንዱ ነው። ቀሚስ ብዙ አለ ሀበሻ ቀሚስ እና ኖርባል ቀሚስ አሁን የሚሰራው ቀሚስ ወይም መኪና ሰፊዎች የሚሰሩት ቀሚስ ማለት ነው። ስለዚህ ሴት ልጅ አሁን ሱሪ የለበሰች ነው እንጂ ሱሪ ከመልበሳቸው በፊት ዘመናዊነት ሳይቀበሉ በፊት ሁሉም ሴቶች መለያዎቸው የነበረ ቀሚስ መልበስ ነበረ ማለት ነው። ስለዚህ ቀሚስ ለሴት ልጅ በጣም የሚያምር ውበቷን የሚገልጥላት እና እና ቀሚስ ነው። ስለዚህ አሁን አሁን ሴቶች ይኸው ሱሪ የለበሱ ግን ይኸው ከሁሉም ሴት ሱሪ ይለብሳል ማለት አይደለም ግን። አብዛኞቹ ሴቶች አሁን ይኸው ዘመናዊ ማለም ስለሆነ ዘመንን መውዣት ስለሆነ አብዛኞቹ በሱሪ ለብሰው ደምቀዋል ማለት ነው። ግን በበዓል ቀን በአመት በአውደአመት በአመት አንዴ እየለበሱ የተለያዩ ቦታዎች ይሄዳሉ ለምሳሌ። ቀሚስ ለብሶ ኢትዮጵያ በዓል አንፃር ጥምቀት አደባባይ ይሄዳሉ የተለያዩ ክብረ በዓላትን ለማክበር ሲሄዱ የተለያዩ ቀሚሶችን በጣም የሚያምሩ ቀሚሶችን ለብሰው ነው የሚሄዱት። ሀበሻ ቀሚስ ስንል ለምሳሌ በነች የተሰራ ጠለት ያለው ከነነጠላውሁ በጣም የሚያምር ቀሚስ ነው። ስለዚህ ሁሉም ሴት ይሄን ቀሚስ ቢለብስ በጣም ያምራል በጣም ይደምቃሉ ማለት ነው። ስለዚህ ነው ሱሪ ከመልበሳቸው ከመልበስ እንደኔ እንደኔ አስተያየት ሁሉም ሴት ቀሚስ ቢለብስ ያምራል ማለት ነው።

ምን ይላል ምን ማለት ይኸው አንድ ቃል ነው ምን? ለምሳሌ አንድ ሰው ተናግሮ ሌላኛው በደንብ ካልሰማ ምን አልክ ምን አልሽ እያሉ እንደገና ለመስማት የሚያደርጉት ጥረት ውስጥ የሚጠቀሙት ቃል ነው ማለት ነው። ስለዚህ ለምሳሌ እናቴ የሆነ ስራ አዝዛ ይሄ ስራ በደንብ ካልገባ ካልገባኝ ምን አልሽ እናት ብዬ እንደገና ድጋሚ ለመረዳት የምንጠቀምበት ወርድ ነው ቃል ነው ማለት ነው። ስለዚህ ለምሳሌ አንድ መምህር ጠርቶ ናና እንዲህ አድርግ እንዲህ እንዲህ አድርግ ቢለኝ ለምሳሌ ስላልገባኝ አቤት ብዬ በመሄድ ምን አልክ መመሬ ምን አልክ ጋሼ እያልኩኝ አጠገብብ ሆኜ ጠይቄ በደንብ የምረዳበት ቃል ነው ማለት ነው። ስለዚህ ምን አብዛኛው ጊዜ ለመረዳት እንደገና ድጋሚ በስፋት እንዲነገርልን በስፋት እንዲገልጽንልን በስፋት እንዲነገረን ለመፈር የምንጠቀመው የቃል የአማርኛ ቃል ነው ማለት ነው

ዘገየ ይላል ዘገየ ማለት ያው ዘገየ ቆየ። ለምሳሌ ዘገየ ስንል በብዙ ጊዜ እንጠቀመዋለን ይሄን ቃል ለምሳሌ ምንጠቀመው ይሄን ቃል የሆነ ጓደኛ ና ብለነው እዛው ቦታ እንገናኝ ተባብለን ቀጠሮ ተይዞልን ሰዓትም ተናግሮ ለምሳሌ አምስት ተኩል ቢሆን ቀድሜ ብደርስና ጓደኛዬ ሳይደርስ ቢቀር ዘገየ ምን ሆኖ ነው ምን ሆኖ ነው የዘገየብን ብለን ማውራት እንችላለን ማለት ነው። ስለዚህ ይሄ የሚገልጽልን ደግሞ ለመቆይተው የጊዜ ቆይታውን አንድ ሰው መድረስ ከነበረበት ሰዓት በጊዜ ሳይደርስ ሲቀር ዘገየ እንላለን ማለት ነው። ስለዚህ የማብዛኛው ጊዜ የሚጠቅመን ሰዓትን ማባከን የሚያባክኑ ሰዎች ላይ ነው። ሌላኛው ደግሞ ብዙ ጊዜ ሌላ ሌላ ነገር ለይ ልንጠቀመው እንችላለን። ለምሳሌ ምርት ምርቱ ዘገየ ዘንድሮስ ምንድነው? አዝመራው ዘገየ ልንል እንችላለን ብዙ ነገሮች ላይ መጠቀም እንችላለን ማለት ነው

ሳምንት ይላል ያው ሳምንት ስንል ይኸው ሳምንት ይሄም ሰዓት ጊዜ መገለጫ ነው አብዛኛው ጊዜ የተጠቀመ ሳምንት ማለት ለምሳሌ በዚህ ሳምንት ሳምንት ስንል ሰባት ቀናት ተታ ደምሮ የሚገኙት የሳም የሳምንት ቀናት ድምርቱ ድምርቱ ድምሩ ውጤት ነው። ሳምንት ስንል ስለዚህ ሳምንትን ብዙ ጊዜ በብዙ ነገሮች ልንጠቀምበት እንችላለን በዚህ ሳምንት ፈተና አለ ማንበብ አለብን እንላለን ለምሳሌ ምክንያቱም ይሄ ፈተና ሳምንት ስለሚሆን ሌላ ደግሞ በዚህ ሰዓት በዚህ ሳምንት ክብረ በዓል አለ ስለዚህ ቤታችንን እናጽዳው ልብሳችንን እንጠበው እና የተለያዩ ዝግጅቶችን እንዘጋጅ እንላለን ማለት ነው። ስለዚህ ሳምንት ስንል ከሳምንቶቹ ሙሉ ሳምንታት ሊሆን ይችላል አንድ ቀን ላይሆን ይችላል ለምሳሌ ከሳምንቱ አንድ ሰኞ ሊኖር ይችላል ሰኞን ብቻ አይደለም ሳምንት ስንል ሙሉ ሳምንቱን ሰባቱን ቀናት ማለት ነው። ለምሳሌ የሰርግ ዝግጅት ካለብን ይሄ ሳምንት የሰርጋችን ሳምንት ነው። ስለዚህ በደንብ እንዘጋጅበት ብለን ቤተሰብ ነው ወዳጅ ዘመድን መጥራት ሊሆን ይችላል ቤተሰቦችን መጥራት ሊሆን ይችላል እና ቤት ላይ የተለያዩ ዝግጅቶችን መዘጋጀት ሊሆን ይችላል ለምሳሌ የምግብ ዝግጅት እና የተለያዩ ዝግጅቶችን ማዘጋጀት ሊሆን ይችላል። ስለዚህ እነዚህ ሳምንታት ሳምንት ስንል በዚህ በዚህ እንጠቀምበታለን ማለት ነው ለምሳሌ የፋሲካ ሳምንት ላይ ሁሉም ሰው ለባህል ሽርጉድ ይላል ማለት ነው። ገበያ መሄድ ገበያ ይሄዳል የተለያዩ ቦታም ይሄዳል ብዙ ነገር አለ ሳምንት ስንል ስለዚህ ሳምንት ውስጥ ብዙ ነገሮች አሉ ማለት ነው። ስለዚህ ሳምንት ሰባትን ቀናት ያለውን ዝግጅት የያዘው ነው። ሳምንት ሳምንቱ ቀናትን ለምሳሌ ሰኞ ማክሰኞ እሮ ሮብ ሀሙስ አርብ ውስጥ ያለውን እነዚህ ቀናትን እስከ ቅዳሜ እሁድ የያዘ ማለት ነው

አምስት ይላል ያው አምስትም ፊደል ነው በፊደል ነው ግን ቁጥር ነው መቅጣሪያ ቁጥር ወይም ጎደሎ ቁጥር ነው የምንለው። እንደ ቅድሙ አምስትም የተለያዩ ቁጥሮች። ለምሳሌ አምስት ለሁለት አይካፈልም ምክንያቱም ጎደሎ ቁጥር ነው። አይካፋልም ሲባል አሁን ተካፍሎ የሚደርሰው አለ ምክንያቱም እንደዛ ማለት አይደለም። አይካፈልም ስንል ጎደሎ ቁጥር ነው እንጂ የምንለው ሙሉ ቁጥር አይሆንም ማለት ነው። አምስት ለምሳሌ አምስት ሲባዛ በአምስት ሃያ አምስት ነው። አምስት ሲባዛ በሁለት አስር ነው። ስለዚህ እነዚህ ቁጥሮች በሁለት ተባዝተው የተለያዩ ቁጥሮችን የሚሰጡ ናቸው። ስለዚህ አምስት ለኔ በጣም አሪፍ ቁጥር ነች። ከቁጥሮች ሁሉ ምክንያቱም አምስት ለምሳሌ የተለያዩ ቀናትን እኔ እሰይማለሁ። ለምሳሌ አምስት የስራ ቀናት ስንል ለምሳሌ ሳኞ መክሳኞ ሮብ ሀሙስ አርብ የአምስት የሰራ ቀናት እንላለን ማለት ነው። ስለዚህ አምስት ሳምንት አምስት አመት ብዙ በቃ እነዚህ ቁጥሮች የተሰየሙ ቁጥሮች ብዙወችአሉ ማለት ነው።

ብስክሌት ይላል ይኸው ብስክሌት ይኸው ከሚነዱ ነገሮች አንዷ ናት። እኔ እንደዚሁ ብስክሌት እወዳለሁ። ለምሳሌ ብስክሌት ስለምድ በጣም ጉዳት አስከትሏል። የመውደቅ ጉዳት ማለት ነው። እና ብስክሌት መጋለብ በጣም በስፖርታዊም አሁን ለምሳሌ አለም ላይ ውድድር ከሚደረግባቸው አንዱ የብስክሌት ውድድር አለ ማለት ነው። ብስክሌት መንዳት አንዱ ስፖርት ነው። ሁለተኛ ደግሞ የተለያዩ ቦታ ፋጥኖ ለመድረስ። ለምሳሌ መኪና የሌለው ሰው ወይም ሞተር ሳይክል የሌለው ሰው ብስክሌት በመጠቀም የተለያዩ ቀን ለቀን ስራዎች እንቅስቃሴዎች ማድረግ ይችላል ማለት ነው። ለምሳሌ ተማሪ ሆኖ ትምህርት ቤት ራቅ ያለው ቦታ ያለው ብስክሌት በመጠቀም በትንሽ ብር ገዝቶ ብስክሌት በመጠቀም ቦታ ቦታ መንቀሳቀስ መማር ይቻላል ማለት ነው። ብስክሌት የትራንስፖርት ዘርፉንም ቀለል የሚያደርግ ነው። ምክንያቱም የተለያዩ መኪኖችን በምንነዳበት መኪናን ብክለት ያመጣል ብስክሌት ግን ምንም ብክለት አያመጣም ማለት ነው

ይቅርታ በጣም የምወደውን የማክብረው ቃል ነው። ምክንያቱም ሰው ያስተኖር ማህበራዊ ኖሮ ስንኖር ልንጋጭ እንችላለን። ስለዚህ ይቅርታ የሚል ካር ግን እዚህ በጣም ትልቅ ሚና አለው። ሰው ሰው ጋር ሲኖር። ስራ ቦታ ላይ የተለያዩ ትምህርት ቦታ ላይ የተለያዩ ተቋማት ላይ። ሰው በተለያዩ ምክንያት ሊገቹ ይችላሉ። ሊጣሉ ይችላሉ። ስለዚህ እቺ ቃል የአማርኛ እቺ ቃል ይቅርታ የምትለዋ ትልቅ ቦታ ትውላለች ማለት ነው። ምክንያቱም ይቅርታ ማለት አንድን ሰው አስቀይሜሃለሁ ይቅርታ አድርግልኝ ምህረት አድርግልኝ ስለዚህ ሳላውቅም ኋላ አውቄ አጥፍቼብሃለሁ ስለዚህ ጥፋቴን አምኛለሁ ስለዚህ ይቅርታ አድርግልኝ ማለት ነው። ይቅርታ አካል። ስለዚህ አንዳንድ ሰው አሁን ለምሳሌ ጓደኞቼ ጋር ይታያል። እና ይቅርታ መጠየቅ የሆነ ሀፍራት ወይም እንደ ትንሽነት ወይም ለዛ ሰው እንደ ተሸናፊነት ይታያል ነው። ይሄ ደግሞ በጣም ክፉ ባህሪ ነው። በጣም መስወገድ ያለብን ባህሪ ነው። ስለዚህ ይሄን ባህሪ በመጣል እኛ ይቅርታ ብንተያየቅ በጣም በጣም በጣም ደስ ይለናል ማለት ነው። ስለዚህ ይቅርታ የትልቅነት ነው እንጂ የትንሽነት መገለጫ አይደለም ማለት ነው። ስለዚህ ይቅርታ መጠየቅ በጣም ትልቅ ሰው ነው አዋቂ ነው። ሰው አክባሬ ነው። ስነምግባር የተላበሰ ሰው ነው። አብዛኛው ጊዜ ይቅርታ የሚጠይቅ ምክንያቱም ይቅርታ የትልቅነት ባህሪ ነው። ምክንያቱም ሰው ጋር ስንኖር እንኳን ምላስና ጥርስም ይገቻል ይላል እንጂ ይባላል። ስለዚህ እንኳን እርስ በእርሳችን ቀርቶ የራሳችን ምላስነት ድርስ እንኳን ይጋጫል ማለት ነው። ስለዚህ ይቅርታ መጠየቅ ትልቅ ትልቅ ነገር ነው። ሁሉም ሰው ይቅርታ መጠየቅ ቢለምድ በጣም በጣም አሪፍ ነው። ማለትም ስለዚህ ይቅርታ መጠየቅ በጣም ጀግንነት ነው ትልቅነት ነው አዋቂነት ነው ማለት ነው። የአዋቂነት መገለጫ ነው። ይቅርታ መጠየቅ ስለዚህ ይቅርታ የሚጥለዋ ቃል በጣም ማህበረሰብ ውስጥ በጣም ትልቅ ዋጋ አላጥቃል ናት።

ጠዋት ይላል ያው ጠዋት ስንል ለምሳሌ አሁንም ከጠዋትና ማታ እንላለን ለምሳሌ ጠዋት ስንል ፀሀይ ከመውጣቷ እስከ መውጣቷ ድረስ ያለው ሰዓት ነው በጣም ደስ የሚል ለምሳሌ የተለያዩ ወቅቶች ላይ ጠዋት ተነስተን ስንዝናና ወክ ስናደርግ በጣም የተለያዩ እንትኖችን ይፈጥርብናል ማለት ነው። አእምሮአችን የተለያየ መልካም ምድሮን በጧት በምናይበት በተለይ ፀሀይ ማውጣቷን ተከትሎ ብናየው የተለያየ እይታ እናያለን ማለት ነው። ጥሩ መልካም ምድር እናያለን እዛ መልካም ምድር ላይ ያለውን እይታ በጣም ይጨምራል በጣም ደስ ይላል ማለት ነው። ስለዚህ ጠዋት ስንል ያው ፀሀይ መውጣቷ ተከትሎ ያለውን ሰዓት ነው ይሄ ሰዓት ደግሞ ለምሳሌ ብዙ እንትኖች አሉ እኛ ወቅቶች እዛ ወቅቶች በጸዳይ ወቅት በተለይ ብናይ በጣም ደስ የሚል ነገር አለው። በጣም ለይታ በጣም የሚማርክ መልካም ምድርና ያለ ማለት ነው

መምጣት ይላል ለምሳሌ መምጣት ስንል ለምሳሌ ብዙ ቦታ እንጠቀመዋለን ለምሳሌ ህፃኖች ጁስን መጠጠው ስንል ለሆነ ስትሮ ነገር ተጠቅመን ጁስን መምጠት ማለት ነው። ሌላኛው ደግሞ ለምሳሌ ቦቲ ሽንት ቤትን መጠጠው ሽንት ቤትን የሆነ ቦታ ይሄ መጠጠው ሚል ቃል የሆነ ቦታ ለምሳሌ የታቆረ ውሃን ማውጣት። ልክ ሽንት ቤት አይነቶችን መምጠጥና መድፋት። የተለያዩ ምግቦችን ደግሞ ለምሳሌ ጁስ እንዳልነው መምጣት ይሆናል ማለት ነው

ቀርብ ይላል ቀርብ ማለት አቅራቢያ ያለ የሚገኝ ነገር ለምሳሌ ትምህርት ቤት ለኔ ቅርቤ ነው። እንላለን ቅርብ ማለት እኛ ቤት ጋር መኖሪያ አካባቢ መኖርያ አቅራቢያ ያለው ነገር ማለት ነው። ስለዚህ ቅርብ ማለት ረጅም እርቀት ሳንሄድ የምናገኘው ነገር ለምሳሌ ገበያው ከሆነ ገበያው እኮ ለኔ ቅርብ ነው ካልን። የተለያዩ እህሎችን ምንሸምትበት ምንሸምትበት ገበያ ለኛ ቅርብ ነው ማለት ነው

ብርቱካናማ ይላል ያው ብርቱካን እና ማ የሚል ቃል አለ ብርቱካናማ ስንል ለምሳሌ የቀለም አይነት ሲሆን ብርቱካናማ ብርቱካን የሚመስል ቀለም ያለው ማለት ነው። ስለዚህ አብዛኛው ሰው ሊመርጥ የሚችለው ቀለም አይነት ሲሆን። ይሄ ደግሞ ብርቱካናማ ቀለም ሁሉ ሰው ተወዳጅ የሆነ ቀለም ነው። አብዛኛው በጊዜ ግድግዳ ላይ ቀለሞችን ቤት ላይ ያደርጋሉ ያደርጉታል። ብዙ ጊዜ ብዙ ቦታ ላይ ተመራጭ አይነት ቀለም ነው ማለት ነው

ወለድ ይላል ወለድ ብዙ ብዙ የምንጠቀመው ቃል ሲሆን ወለድ ለምሳሌ አንድ እናት ጋና ፍሰት ወርናት ወይን ልጅ ስትወልድ ወላድ ይባላል ማለት ነው ስለዚህ ለሰው ልጅ የምንጠቀመዋለን የተለያየ ቦታ ልንጠቀመው እንችላለን ማለት ነው። ሌላኛው ደግሞ ወላድ ባንክ ሂሳብ ላይ ለምሳሌ የሆነ ባንክ ሂሳብ አስቀምጠን እዛ የምናገኘው ብር ወለድ ሊባል ይችላል ማለት ነው። በወሩ ውስጥ ተሰልቶ ሊገኝ የሚችል ወለድ በር ይኖራል ማለት ነው። ስለዚህ ለሰውም ለብርም እንጠቀመዋለን ማለት ነው ይሄን ቃል።

ብድር ይላል ብድር ማለት ከሰዎች ሆና ከሌላ ሰዎች ተበድረን የምንበደረው ገንዘብ ሊሆን ይችላል እቃ ሊሆን ይችላል እና የተለያዩ ነገሮችን። በብንድር መልኩ እናገኛለን ማለትም በምሳሌ መንግስት ከመንግስት ይበደራል ማለት ከአንድ ሀገር ከሌላ ሀገር ለምሳሌ ኢትዮጵያ ከአሜሪካ ከእንግሊዝ እንደምትበደረው ብድር አይነት ማለት ነው። ከሀገር ሀገር ሲሆን ለምሳሌ ሀገር ሀገር ከመንግስት ከሀገር ውስጥ ያለው ባንኮች ላይ ሊበደር ይችላል። ደግሞ ወደ ግለሰብ ስናመጣ ደግሞ አንድ ሰው ከጓደኛ ሊሆን ይችላል ከዛመር ሊሆን ይችላል ተበድሮ የተለያየ ስራ ለመስራት ሊሆን ይችላል ለምሳሌ ስራ ሌላ ስራ ለመስራት እንበደራለን ማለት ነው። ስለዚህ ብድር በብዙ መልኩ ልንጋልጸው እንችላለን በትንሹ ግን ከሳው የምንበደረው ብድር ሊሆን ይችላል ማለት።

ጃልባ ይላል ጃልባ የተለያዩ ከትራንስፖርት አይነቶች አንዱ ጃልባ ነው። ለምሳሌ የውሃ ትራንስፖርት ጀልባ ማርከብ እና የተለያዩ ነገሮችን እንጠቀማለን። ከሶስት ጀልባ አለ ጀልባ ለምሳሌ የባህር ትራንስፖርት ከሀገር ሀገር ከቦታ ቦታ የተለያዩ ሰዎችንም ሆነ ሸከት ሸከቾችን የተለያዩ ነገሮችን ትራንስፖርት የምታረግልን የትራንስፖርት አይነት ናት ማለት ነው። ለምሳሌ ጀልባ ሰዎችን ወደ ሌላ ሀገር ካንድ ሀገር ወደ ሌላ ሀገር ባህር ላይ ጉዞ ታደርግልናለች። ሌላኛው ደግሞ ለምሳሌ ኢትዮጵያ የተለያዩ እቃዎቿን ከጅቡቲ ወደ ባልጋ በጀልባ ታመጣለች ማለት ነው። ጀልባ የባህር ትራንስፖርት ማለት ብዙ ዘርፈ ብዙ ጥቅም አላት። ለአንድ ሀገር በጣም ኢኮኖሚ እድገት ወሳኝ ሚና ይጫወታል ማለት ባህር በር ካለን በተለይ ወደቡ ካለን የጀርባ ትራንስፖርት በጣም ያስፈለልጋ

መተግበሪያዬ ይላለው የተለያዩ መተግበሪያዎች አሉ የተለያዩ መተግበሪያዬ ስል ለምሳሌ ይሄ የቴሌብር መተግበሪያ ሊሆን ይችላል። ይሄ ኤምፒኤስአይ ሰፋሪ መተግበሪያ ወይም ሲቢ የንግድ ባንክ ማተግባሪያዎች ሊሆኑ ይችላሉ። እነዚህ ማተግባሪያዎቹ ለሰው ልጅ ቀላል በትንሹ አግልግሎት በእጃችን በያዝነው በስልክ ወይም በፒሲ አገልግሎት አለ ሰው መገኘት እንችላለን ማለት ነው። ስለዚህ እነዚህ መተግበሪያዎቹ በጣም ፈታንና ቀላል የሆኑ ግን ብዙ ዘርፈ ብዙ የሆኑ ጥቅሞች በአንዴ የሚሰጡን ናቸው። ስለዚህ እነዚህን መተግበሪያዎችን በሰፊው መጠቀም መልመድ ዘመናዊነትን ይገልጻል ማለት ነው። ለምሳሌ የቴሌ ብር መተግበሪያ በመጠቀም የተለያዩ ብሮችን ከአንድ አካውንት ወደ ሌላ አካውንት ማስተላለፍ እንችላለን። የተለያዩ ሞባይል ካርዶችን እንሞላለን እና ብዙ ነገር እናደርግበታለን ማለት ነው።